እህል መፍጨት ታውቃለህ እህል መፍጨት አላውቅም፤ ምን አይነት እህል ነው የሚፈጨው እንዴት ለምግብነት የሚያገለግል እህል ከሆነ እኔ መፍጨት እህል አብዛኛው ጊዜ እኛ ጋር ሴቶች ናቸው የሚፈጭቱና አህል መፍጀት አላውቅም እኔ፤ ስለዚህ ለዚህም ጥያቄ መልስ የሚሆነው ኮምፕሊትሊ አላውቅም ነው። እኔ ምንም ሀሳብ የለኝም እህል እንዴት እንደሚፈጭ ምናምን አላውቅም

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ ያን ያህል አይቆይም ዝም ብሎ ቶሎ ቶሎ ነው የሚጨርሰው። እኔ አሁን ራሱ አሁን ሪከርድ እያደረኩ ያሉት ስልኬን ቻርጅ ላይ ሰክቼ ማለት ነው። እና የሆነ ቦታ ላይ ስ ተቀምጬ ስልኬ ቻርጅ አድርጌ ምናምን ነው የምንጠቀመው አብዛኛው ጊዜ እንጂ ስልኬ ብዙም ያን ያክል የሚቆይ አይደለምና። የተወሰነ ጊዜ ነው የሚቆየው አንድ ሶስት ሰዓት ነው ቢቆይ ቢቆይ ቆይቷል ከተባለ የስልክ ባትሪ የሚቆየው ሶስት ሰዓት ነው

የምትወደው ፊልም ምንድነው? የምወደው ፊልም ከውጭ ሀገር ከሆነ ታይታኒክ በጣም ይመቸኛል። እና ደግሞ ፕሪዝን ብሬክ ላይክ መኒ ሄስትም ይመቸኛል። እና ግን ደግሞ ማለት ነው። የተለየ በተለይ ደግሞ በፍቅር ነክ ፊልም ከሆነ እኔ አንደኛ ነው ብዬ የምይዘው ፊልም ታይታኒክ ነው ታይታኒክ የምወደው አይነት ፊልም ታይታኒክ ነው። ሀገር ውስጥ ከሆነ ደግሞ በፊልም ተከታታይ ሲሪስ ዘጠነኛው ሺ በጣም እወደዋለሁ። ዘጠነኛው ሺ በጣም ይመቸኛል። እና እኔ የሚመቸኝ ታይታኒክ ነው።

አዎ አለኝ ከጎሮቤቶቼ ጋር ጥሩ ግንኙነት አለኝ። ከጎሮቤቶቼ ጋር ተገናኝተህ ስታወራ ደስ ይላል እና ደግሞ ከእነሱ ጋር ፍቅር ስትሆን ደስ ይላል ስሜት ይሰጣል እና ደግሞ ይሄ ነው ኑሮ ማለት። ከም ከጎረቤቶቹ ጋር ተስማምተህ ከሰው ጋር እየተግባባህ ካንተ አጠገብ ያለ ሰው ጋር እየተጋገዝክ መኖር ደስ ይላል ስሜት ይሰጠኛል። እና ከጎሮቤቶቼ ጋር ጥሩ ግንኙነት አለኝ አዎ

በየትኛውም መተግበሪያ መልእክት ትልክ አለህ? ኢንስታግራም ኢንስታግራም መልእክት ለመላክና ከዚህ ጋር ለማውራት ኢንስታግራም በጣም ይመቸኛል እና የትኛው አፕሊኬሽን በየትኛው መተግበራ መልእክት ትልካለህ ተብሎ የጥያቄን ጥያቄ መልስ የሚሆነው ሞስት ኦል ታይም ኮምፕሊትሊ ኢንስታግራም ነው እኔ ኢንስታግራም ተጠቃሚ ነኝ የኢንስታግራም መልእክት እልካለሁ በኢንስታግራም ከሰጉ አወራለሁ እና መልእክት ለመላክ የምትጠቀመው እንትና መተግበሪያ ኢንስታግራም ነው፤ ኢንስታግራም ነው አንዳንዴ ላይክ ፌስቡክ

መተግበሪያዎችን ታወርዳለህ አዎ አወርዳለሁ መተግበሪያዎችን አወርዳለሁ የሚጠቅሙኝን አይነት መተግበሪያዎች አወርዳለሁ የማይጠቅሙኝን ደግሞ ድሊት እያደረኩኝ እንትን አደርጋለሁ እና መተግበሪያዎችን አወርዳለሁ አዎ በደንብ ነው የማወርደው። እንደ አንድ ወጣት አዳዲስ መተግባሪያዎችም ሲመጡ መሞከር እና ደግሞ የሚያስፈልጉኝን መተግበሪያዎችን ማሟላት ደስ ይለኛል። እና መተግበሪያዎችን አዎ አወርዳለሁ።

የእቃ ቁጥጥር ታደርጋለህ ወይ? እኔ ያን ያክል የእቃ ቁጥጥር ማደርግ አይነት ሰው አይደለሁም። የእቃ ቁጥጥር በተለይ ደግሞ የራሴ ከሆነ አላደርግም ግን አጋጣሚ የሰው የተዋስኩት ነገር ወይም ደግሞ የሰው አደራ ምናምን ከሆነ የእቃውን እቆጣጠራለሁ። እንትን አደርጋለሁ የራሴ ከሆነ የቅው ቁጥጥር በራሴ እቃ እንትን አላደርግም አልቆጣጠርም። እና በራሴ እቃ ከሆነ አልቆጣጠርም። ይሄ የሰው የተዋስኩትና ወይም ደግሞ የሰው አደራ ነገር ከሆነ ግን አውቅ እወጣጠራለሁ።

ባህላዊ ልብስ ትለብሳለህ። አዎ እለብሳለሁ። ባህላዊ ልብስ እለብሳለሁ። የባህሌን ነገር ማድረግ ደስ ይለኛል። ባህል ሲጀመር እኔ በጣም ባህላ የባህል አድናቂ ነኝ እና በባህሌ እኮራለሁ። የባህል ልብስ እለብሳለሁ። የባህል ጫማ አደርጋለሁ። የባህሌን ምግብ አሰራር እከትላለሁ። የባህሌን አም የባህሌን አበላል እበላለሁ። የባህሌን አኖኗር እኖራለሁ። በተለይ ደግሞ ባለሁበት አከባቢ ከሆነ ባህላዊ ልብስ አዎ እለብሳሁ።

ግጭቶችን ማስተካከል ትችላለህ? አዎ እችላለሁ እንዴት አልችልም እኔ ሰው ሲጋጭ ማየት ደስ አይለኝምና የሰውን ግጭት ማስወገድ ማስካከል ስሜት ይሰጠኛል ደስ ይለኛል ኑሮ ማለት ይሄ ነው። ሲጀመር አንዱን ከአንዱ እየስማማህ አንዱን ከአንዱ እየተስማማ ሲኖር ነው ደስ የሚለው እየተገገዘ እየተረዳዳ ቢኖር ነው ደስ የሚለው። እና ቤቶችን ማስተካከል እችላለሁ ደስ ይለኛል። እና ደግሞ እችላለሁ

በእንጨት እሳት ማብሰል እንኳን አላውቅም እኔ ይሄን ያክል ማለት እንጨት እሳት የማብሰል ልምድ የለኝም። እና ደግሞ አንዳንድ ጊዜም ሊኖር ይችላል እንጂ። ይሄን ያክል ሙሉ በኮንፊደንስ የምናገረው ሙያ የለኝም። እኔ በእንጨት እሳት ማብሰል አላውቅም። እና መልስ የሚሆነው አላውቅም

ዛሬ የመጀመሪያ ምግብህ ምን ነበረ? መኮረኒ መኮረኒ ነበረ በጧት ቁርስ የበላሁት መኮረኒ ነበረ። ሰዓት ወደ አራት ሰዓት ሶስት ሰዓት ከምናምን አካባቢ ነበረና ቁርስ የበላሁት እና የበላሁት ምግብ በመጀመሪያ የበላሁት ምግብ መኮረኒ ነው መኮረኒ ነው የበላሁት እና መልሴ መኮረኒ ነው። የሚሆነው

ፀሀይ ስትጠልቅ መመልከት ትወዳለህ ወይ? አዎ በጣም ፀሀይ ስትጠልቅ መመልከት እወዳለሁ ደስ ይለኛል ስሜት ይሰጠኛል። በተለይ ደግሞ ልትጠልቅ አካባቢ ወደ ነፋሻማ ቦታ ወጣ ወዳለ ቦታ ከከተማ ትንሽ ከጫጫታ ብራቅ በለቅ ከሆነ እኔ ፀሀይ ስትጠርቅ ማየት በጣም ደስ ይለኛል ልዩ ስሜት ይሰጠኛል። ፀሀይ ስትጠልቅ መመልከት እወዳለሁ አዎ። በተለይ ደግሞ ወጣ ያለ ቦታ ሆኜ ንፋስ ፀሀይ ስትጠርቅ ማየት ደስ የሚል ስሜት ይሰጠኛል። አዎ ፀሀይ ስትጠርቅ ማየት እወዳለሁ

ቅመማቅመም የበዛበት ንግድ ትወዳለህ ብዙን ጊዜ የቅመማቅመም አድናቂ አይደለሁም እኔ ያን ያክል ሲበዛበት አልወድም። እና ቅመማቅመም የበዛበት ምግብ ብዙም ማለት ባይበዛበት እመርጣለሁ። አንዳንድ የማልወዳቸው ቅመማ ቅመሞች አሉት አሉ ለምሳሌ እኔ አሁን እንደንትና አትክልት ቲማቲም ላይ ብዙም አይደለሁም ያን ያክል አልወድም። እና ቅመማቅመም የበዛበትን ምግብ አልወድም እኔ የምመርጠው ባይበዛበት እመርጣለሁ። እና ቅመማቅመም አልወድም ብዙም

አዎ አለ እንዴት አይኖርም የማስታውሰው ልዩ በዓል አለ አዎ። በተለይ ደግሞ በዓል ሲሆን አንዳንድ በዓሎች የተለየ እንትን ከፋሚሊ ጋር ምናምን ሆነክ የተለየ ስሜት አእምሮአችን ላይ እንትን አሻራ ትተው ያልፋሉና። እኔ አለ አዎ የማስታውሰው ልዩ በዓል የሆነ አለ ለኔ ማለት ነው። ልዩ የሚለው የምለው በዓል አለ

ቤትህን እንዴት ታስበዋለህ? ቤቴን የማስበው እንደ አንድ በቃ ፕራይቬሲ ስለሚሰጠኝ ቦታ። እኔ ብዙን ጊዜ የራሴን በራሴ ማናናት እችላለሁ። እና ደግሞ ቤት ውስጥ ሲሆን ይሄን ያክል በተለይ በራስህ ክላስ ውስጥ። በጣም ልዩ ስሜት አለው እና ከራስህ ጋር የምታወራበት ነው። ቁጭ ብለህ ማንም ሰው ሳይረብሽህ የምትጠቀምበት። መጠቀም ትችላለህ ሜይቢ ሞባይል ሊሆን ይችላል በቃ ቴክኖሎጂ ጋር ሊሆን ይችላል። ሜይቢ ደግሞ ከሰው ጋር ቴክስት ማውራት ሊሆን ይችላል። ሜይቢ ያው ራስክን። በሀሳብ ውስጥ ማውራትም ሊሆኑ ይችላል እና። ቤቴን እኔ የማየው እንደ አይነት በጣም ጠቃሚ ጋር ነው

ምን አይነት ልብስ ትወዳለህ? እኔ የምወደውን ልብስ አብዛኛው ጊዜ ቱ ቫጊ እንዲሆን አልፈልግም ከእኔ ጋር ምጥን ያለ አሪፍ የሆነ ሰውነቴን የማይደብቀኝ ሰውነቴን የሚያስወጣው ከእኔ ጋር ሻርፕ የሚሆን ልብስ ደስ ይለኛል። ብዙውን ጊዜ እንደውም አንዳንዴ በጣም ባግይ ከሆነ ይደብረኛል። ለሰው ማለት ፋሽን ሊሆን ይችላል ኦልድ ስታይልም ሊሆን ይችላል። ግን ደግሞ እኔ ከእኔ ጋር ስሄድ ነው እንጂ ልብስ ተለብሷል ብዬ መልበስ ደስ አይለኝም

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት ላይ እኔ ብዙ ጊዜ አያለሁ። ማለት ያን ያክል ብዙ ባይባልም አንዳንዴ አያለሁ። ደግሞ የራሴ አድናቂም ስለሆንኩኝ እና ደግሞ ሁል ጊዜም ጥሩ ሁኘ መገኘት እፈልጋለሁ። እና ራሴን እንዴት እንዳሉ ለማየት በጧት ነው የማየው ጧት ወይም ደግሞ ልወጣ ስል ምናምን አያሉ እንጂ ይሄን ያክል አበዛሉ ብዬ እንኳን አላስብም

እንዴ አዎ ብስክሌት እነዳለሁ እገልባለሁ ብስክሌት ደስ ይለኛል ማለት አሪፍ ነው። በተለይ ደግሞ ቀለል ያል ትራንስፖርት ከሆነ ከሜይቢ ከስራ ቦታ ወደ ምሳሌ ሚዲያ ሊሆን ይችላል። አንዳንዴም ለመንቀሳቀስ ንፋስ ለመመታት ለመቀበል ምናምን ብስክሌት እጠቀማለሁ እጋልባለሁ ብስክሌት እጋልባለሁ እችላለሁም። ደስ ይለኛል እኔ ብስክሌት አልጠላም

የዝናብ ውሃ ትሰበስባለህ አልሰበስብም እኔ የዝናብ ውሃ ምን ሊያደርግልኝ ነው የምሰበስበው? እኔ የዝናብ ውሃ ዝናብ ሲመጣ ተኝቼ ፊልም ማየት ወይም ደግሞ ቴክስት መጻዘፍ ምናምን ነው የምወደው። እንጂ እኔ ለምን ውሃ እስበስባለሁት? ያሉት ኢትዮጵያ ነው ውሃ በቂ ውሃ አለን። እና የዝናብ ውሃ አልሰበሰብም። እኔ

አልወድም ሙዚም መሄድ አልወድም። ሜቢ ማለት አንድ ጊዜ ይሄን ለ እንትን ለ ሆነ ለሙዚየም ነገር አድናቂም አይደለሁም። የተፈጥሮ አድናቂ ነኝ እንጂ እና ደግሞ እኛ አካባቢ ሙዚየም የለም። ደግሞ የስሜቱም የለኝም እኔ ሙዚየም የማየት ምንም ይሄን ያክል የሚፈጥርልኝ ለየት ያለ ነገር የለም

ገንዘብ ትቆጥባለህ? አልቆጥበም እኔ ገንዘብ አልቆጥብም አልቆጥብም ለማለት አክቿሊ ሊከብደኝ ይችላል። ትንሽ ግን ደግሞ በቃ እኔ ብዙውን ጊዜ ማለት ለቁም ነገር የሚሆን ገንዘብ ሲደርስ ነው እንጂ ማር ሲሆን ነው እንጂ ልቆጥም የምችለው ታንሽ ገንዘብ ከሆነ። እኔ ባገኘሁት አጋጣሚ ይጠቀማሉ እንጂ የቆጣቢ አይደለሁም

ልዩ ችሎታ ምንድነው? ልዩ ችሎታዬ እኔ ያን ያክል ልዩ ችሎታ አለኝ ብዬ አላስብም። እኔ ያክል ኤክስፕረስ የማደርግበት እንትን ስላላገኘው እና እኔ ብዙን ጊዜ ራሴን በራሴ ማዝናናት እችላለሁ። ማለት ከብዙ ሰው ተለይቼ ራሴን ፈታ አድርጌ ማቆየትም እችላለሁና። ይሄ ልዩ ችሎታ ነው ብዬ ነው የማስበው። እኔ

ማቅረቢያ ማድረግ ትችላለህ? ማቅረቢያ ማድረግ አዎ እችላለሁ። ማቅረቢያ ማድረግ እችላለሁ ወይና ደግሞ አንዳንድ ሌላ ሌላ ችሎታም ሊኖረህ ይችላል እና ማቅረቢያ ማድረግ ትችላለህ ወይ ተብሎ ለተጠየቀኝ ጥያቄ? የኔ አክችዋል መልስ የሚሆን ሊሆን የሚችለውና የሚሆነው አዎ እችላለሁ ነው በቃ

ሌሎችን መርዳት ትወዳለህ አዎ እወዳለሁ እኔ ስጀምር የምንኖርበት አላማ ነው ብዬ የማስበው። ሌላው ሌሎች ሰዎችን መርዳት ነው በተለይ ደግሞ በሚያስፈልጋቸው ሰዓት። በምታስፈልጋቸው የሆነ ነገር በሚያስፈልጋቸው ባስፈለጋቸው ሰዓት ስትደርስላቸው ነው። በቃ ሰው የሚያስብለው ይሄ ነው። በቃ ኦሬዲ ሌላ ሰው ስትተርፍ በምታስፈልገው ሰዓት ከች ስትልለት ስትገኝለት እዛው ሆነክ ስትረዳው ነው። እንጂ ሰውን ሊያስብልህ የሚችለው ሌላ ነገር አይደለም ብዬ ነው የማስበው። እኔና ሲጀመር ትልቁ የመኖሪያ አላማ ሰውን መርዳት ነው። በቃ እኔ ደስታ የማገኘው ሰው በመርዳት ነው። እና ሰውን መርዳት እወዳለሁ ደስ ይለኛል

ደብዳቤ መጻፍ ትወዳለህ አዎ እወዳለሁ ደብዳቤ መጻፍ ደስ ይለኛል ከሰው ጋር ለመገናኘት ከሰው ጋር ለመግባባት ሊሆን ይችላል ደብዳቤ እጽፋለሁ በወረቀትም ሊሆን ይችላል እንትን ሊሆን ይችላል እና ደብዳቤ መጻፍ ትወዳለህ ተብሎ ትጠየቀኝ ጥያቄ መልሴን ሊሆን የሚችለው አዎ እወዳለሁ ነው አዎ እወዳለሁ ደብዳቤ መጻፍ እወዳለሁ ደብዳቤ ከተላከልኝም መቀበል ደስ ይለኛል ና ደብዳቤ መጽሐፍ እወዳለሁ።

ቀርቀሃ በአካባቢው ያድጋል እኛ ጋር አካባቢ ብዙም ጊዜ ቀርቀሃ አይታወቅም አያድግም። ያን ያክል ግን ደግሞ ከእኛ ብዙም ሩቅ ነው የማይባል ቦታ ላይ ሊያድግ ይችላል። ለምሳሌ እንደ መቶ ምናምን ኪሎ ሜትር ተጉዘህ ቀርቀሃል ልታገኝ ትችላለህ እኛ ጋር አካባቢ ማለት ነው። እና ቀርቀሃል እኛ እኛ ጋር ከሆነ እኛ አካባቢ የለም። ግን ደግሞ የተወሰነ ኪሎሜትሮችን ተጉዘህ ልታገኝ ትችላለህ እስከ ሁለት መቶ ኪሎሜትር መቶ ምናምን እስከ ሁለት መቶ ኪሎሜትር ተጉዘህ ቀርቃህ ያለበትና አካባቢ ብዙም ባይሆንም ታገኛለህ

አዎ አደርጋለሁ በስራና ጊዜ እረፍት አደርጋለሁ አዎ አደርጋለሁ ለማንኛውም ሰው ሰው ነኝ እኔ ያ አይደለሁም። እና እያረፍኩኝ መስራት ደስ ይለኛል። በስራ ጊዜ እረፍት ማድረግም ደስ ይለኛል ስሜት ይሰጣል። እና በስራ ጊዜ እረፍት ታደርጋለህ ተብሎ ለተጠየኩት ጥያቄ መልስ የሚሆነው። አዎ አደርጋለሁ እወዳለሁ ደስ ይለኛል ሰውነቴ ማሳረፍ እንቅልፍ ማተኛት። እና ደግሞ እረፍት ማድረግ ደስ ይለኛል

የሞባይል ዳታ ትጠቀማለህ? አብዛኛው ጊዜ እኔ የምጠቀመው ዋይፋይ ነው ግን ደግሞ የሞባይል ዳታ እጠቀማለሁ አዎ። የሞባይል ዳታ ትጠቀማለህ ተብሎ ለተጠየቀ ጥያቄ መልስ የሚሆነው። አዎ እጠቀማለሁ ነው። የሞባይል ዳታ እጠቀማለሁ እና ደግሞ አብዛኛው ጊዜ ዋይፋይ ነው። ዋይፋይ ቢጠቀምም ግን ደግሞ የሆነ የሞባይል ዳታ እጠቀማለሁ። አዎ